በምን ሰዓት ትነሳለህ? ለሚለው እኔ አብዛኛውን ጊዜ የምነሳበት ከእንቅልፌ የምነሳበት ሰዓት አብዛኛውን ጊዜ ከአስራ ሁለት ሰዓት እስከ አንድ ሰዓት ባለው ውስጥ ነው የምነሳው ሶ አስራ ሁለት ሰዓት ከሃያ እንደዛ አካባቢ ነው የምነሳው ምክንያቱም አብዛኛውን ጊዜ የስራ ሰዓት ወደ ቢሮ የምሄድበት በነዛ ሰአቶች ስለሆኑ እኔ የምሄደው ወደ ስራ ሰዓት ጀስት አስራ ሁለት ሰዓት ተኩል ወይም ከሃያ ላይ ነው ማለት ነው።